ኦ በጣም ደስ የሚል ጥያቄ ነው። ወደ ሱቅ ከመሄድህ በፊት ከመሄድሽ በፊት ዝርዝር ትፅፊያለሽወይ? አዎ በጣም ነው ደስ የሚለኝ በነገራችን ላይ ወደ ሱቅ ከመሄዴ በፊት መግዛት ያሉብኝ ነገሮች እንዳረሳ እጽፋለሁ ማለት ነው። በተለይ ደግሞ ራቅ ያለ ቦታ ራቅ ያለ ሱቅ የሚገኝበት ቦታ ላይ የሚሄድ ከሆነ እንዳልመላለስ ከድካምም ከትራንስፖርት ወጪም ስለሚያድን ስለሚያግዝ። ቀድሜ በወረቀት ምን ምን መግዛት እንዳለብኝ የት የት መጀመሪያ መሄድ እንዳለብኝ የምፈልገው እቃስ የትኛው ሱቅ ላይ ነው ሊገኝ የሚችለው የሚለውን ዝርዝር በትክክል ጽፌ ነው የምሄደው ወደ ሱቅ ማለት ነው። እንደዚህ አይነት ልምድም አለኝ እና ከራሴ አልፌ ከራሴ አልፎ ደግሞ ለባለቤቴ ወደ ሱቅ በሚሄድበት ጊዜ በምልክበት ጊዜ በወረቀት ጽፌ ነው የምሰጠው በወረቀት ዝርዝር ጽፌ ካልሆነ ደግሞ በመሴጅ ወይም በመልእክት መጽሐፊያ በኩል በስልክ እጽፍለታለሁ ማለት ነው። ይሄ ይሄ ይሄ ይሄ ያስፈልገኛል እንዳትረሳ ጭራሽ አይደለም የምገዛው አይነት ይቅርና እንትን ይዘቱ ራሱ ጽፈው ማለት ምን ያህል መጠን እንደሆነ ራሱ እጽፋለሁ ማለት ነው። አንድ ኪሎ ለምሳሌ ሽንኩርት ከሆነ አንድ ኪሎ ከሆነ የምፈልገው አንድ ኪሎ ሽንኩርት ሙዝ ከሆነ አንድ ኪሎ ከሆነ አንድ ኪሎ ቡርቱካን ሁለት ኪሎ ከሆነ ሁለት ኪሎ ብርቱካን እፈልጋለሁ እንደዚህ እንደዚህ እንዳትረሳ ከትንሽ ጀምሮ እስከ ትልቅ ባለው እጽፍለታለሁ ማለት ነው። በመጽሐፍ ነው ልልክ የምችለው ስለዚህ በመፃፌ ምክንያት ደግሞ ብዙ ተጠቅሜያለሁ። አንደኛው አልደክምም ምን ምን ልግዛ ብዬ ሱቅ ላይ እዛ ቆሜ አንደኛ ጊዜም ስለሚቆጠብ ጊዜም እንዳላባክን ቶሎ ቶሎ የምፈልገውን እያየሁኝ ለባለሱቁ አዘዋለሁ ማለት ነው። የምፈልገውን ነገር እናገራለሁ ለዚህም ስራ በጣም ያቀላጥፋል ጊዜንም በጣም ይቆጥባል ማለት ነው። ሁለተኛ ደግሞ እንዳረሳህ አገዘኝ። ምንድነው የረሳሁት ብዬ እንዳልጨናነቅ ከዛ ደግሞ እንዳልደክም ሁለተኛ ድካም እንደገና ይሄ ረሳሁ ብዬ ሱቅ ላይም ደግሜ ከመሄድ ስለሚረዳኝ ጊዜ ጊዜዬንም ይቆጥብልኛል። አቅሜንም እንዳላባክን ስለሚረዳኝ ቶሎ ቶሎ ምን ምን እንደምፈልግ ጽፌ አስቤ ነው። ከቻልኩኝ ከአንድ ቀን በፊት ምን ምን እንደምፈልግ ከሱቅ ከመሄዴ ከአንድ ቀን በፊት ቀደም ብዬ ጽፌ አድራለሁ። ካልሆነ ደግሞ እዛው ልሄድ ስል የጎደለ እቃ ካለ አስቤዛ ማድረግ ከሆነ ሌሎች ነገሮችም ምገዛ አይነት ከሆነ በመጻፍ በመዘርዘር ስልክ ላይ ሊሆን ይችላል ስልክ ላይ ኖት ሚል አፕላይ ሊሆን አፕሊኬሽን ጋር ሊሆን ይችላል። ካልሆነ ደግሞ በወረቀት ምን ምን እንደሚያስፈልጉኝ በዝርዝር በመጻፍ እና የመጠኑ አይነትን በመጻፍ ሄጄ መግዛት እችላለሁ ማለት ነው። እና በጣም ጠቃሚ ነው ለብዙ ሰዎችም ይሄንን ምክር አጋራቸዋለሁ እንደዚህ እንደዚህ አድርጉ ከመሄዳቸው በፊት ከመግዛታቸው ሱቅ ከመሄዳቸው በፊት ጻፉ እንደዚህ እንደዚህ እንዳትረሱ በማለት እናገራለሁ። ማለት ነው።

ገንዘብ ትቆጥባለሽ? አዎ በሚገባ ገንዘብ መቆጠብ ያለብን ከመቆጠብ ካለብን ነገሮች ውስጥ አንዱ ገንዘብ ነውና ብዙ ነገር ሊቆጠብ ይችላል ለምሳሌ አስቤዛ ሊሆን ይችላል ምግብ ስንሰራ ምንቆጥባቸው አሉ ከማብዛት ከማባከን የምንቆጠባቸው ነገሮች አሉ እና ሌላኛው ደግሞ ገንዘብ ነው ገንዘብ ስንቆጥብ ነው የነገ ኑሯችንን የተሻለ ማድረግ የምንችለው። የፈለግነውን መግዛት የምንችለው ከልብስ ሊሆን ይችላል የፈለግነውን ልብስ መግዛት የፈለግነውን ምግብ ለመብላት ከዚያ ደግሞ የፈለግነውን የቤት ቤት ሊሆን ይችላል ቤት ለመግዛት ልንቆጥም እንችላለን እና እኔ ገንዘብ ቆጣቢ ነኝ። ለምሳሌ ከአንድ አመት በፊት በስራ በነበርኩበት ተቀጥሬ በምሰራበት ወቅት ደሞዜም አብቃቅቼ በመጠቀም የተረፈችኝን ደግሞ እቆጥባለሁ ማለት ነው። መቆጠብ ሲባል መቸገር ማለት አይደለም ማለት ለነገ እያሰብን ለዛሬ ሳንኖር ወይም ለዛሬ የምንፈልገውን ነገር አለመግዛት አይደለም ግን የምንፈልገውን ነገር መወሰን አለብን መቼም የሰው ልጅ ፍላጎት በጣም ብዙ ነው ገደብ የለውም። ለዚህም አሁን ለምሳሌ አንድ ኪሎ ብርቱካን መግዛት እያለብኝ ሁለት ኪሎ ወይ ሶስት ኪሎ አድርጌ ለአንድ ለራሴ ከበቂ በላይ ሆኖ ወይ ተበላሽቶ ሊጣል ይችላል እና ይሄ ከመቆጠብ ገንዘብ መባከን ጋር ስለሚገጭ። ስለዚህ ምን ማድረግ አለብኝ እቆጥባለሁ የምታስፈልገው አንድ ፍሬ ከሆነች ለምሳሌ የምታስፈልገኝ ብርትኩዋን አንድ ፍሬ ልገዛ እችላለሁ ከዚያ ለዛሬም ኖርኩ ማለት ነው። ለነገ ደግሞ ብሬን ቆጠብኩ ማለት ነው አሁን የሁለት ኪሎ ብርትካን አንድ ኪሎ ብርቱካን በእጥፍ ነው የሚለያየው አይደለ በገንዘብ ሲታመን ስለዚህ ዛሬ የሚያስፈልገኝን ነገር አደረኩ ማለት ለነገ ይጎዳኛል ማለት አይደለም ግን ዛሬ መኖር ያለብኝ ኖሬ ለነገ ደግሞ እቆጥባለሁ ነገ የተሻለ ለማድረግ ማለት ነው። ለምሳሌ አሁን ባለችኝ ለምሳሌ ስድስት ሺህ ነበር ደሞዜ ስለዚህ ከስድስት ሺህ አራት ሺህ መጠቀም ካለብኝ ከቤት ክራይ የቤት ክራይ ከፍዬ ወር አስቤዛዬን ሸፍኜ አንዳንድ ወጪዎችን የቤት አስቤዛ እንደ ለምግብ ሊሆን ይችላል ለልብስ ማጣቢያ አስቤዛዎችን ሊሆን ይችላል እነዚህን ካመዋለሁ ሁለት ሺህ ቢተርፈኝ ሁለት ሺውን አስቀምጠዋለሁ። አንዳንድ ሰዎች መጠጥ በመጠጣት ሱሶች ውስጥ በመግባት ጭራሽ ያላቸውን ጨርሰው አይደለም ሊቆጥቡ ያላቸውን ጨርሰው ከሌላ ሰዎች በመበደር ገንዘባቸውን ያባክናሉ። ስለዚህ ገንዘብ ስንቆጥብ አንደኛ አሁን እቺ ሁለት ሁለት ሺህ ባስቀመጠ እኔ አምስት ወር ላይ አስር ሺህ ትሆናለች ያኔ አሁን ከፈለኩ ልብስ ሊሆን ይችላል የምፈልጋቸው እቅዶች ሊኖሩ ይችላሉ በዚህ በዚህ በዚህ ማሳካት ያለብኝ ብዬ እቅድ በማውጣት ያቺን ብር በመጠቀም ቤተሰብ መርዳት ካለብኝ ቤተሰብ ረድቼ ካልሆነ ደግሞ ከቆጠብን ደግሞ ሌላ ምን አለ? የቤት ኮንዶሚንያም ብዙ አማራጮች አፓርትመንት ብዙ አማራጮች ስላሉ በእነሱ ደግሞ በየወሩ ቆጥበን ካለን ካገኘነው ቆጥበን ተጠቅመን ከተረፈን ማለት ነው መቆጠብ ማለት እሱን ለቤት መግዣ ሊሆን ይችላል መኪና መግዣ ሊሆን ይችላል እንደየስራ እንደየመጠናችን መግባት ይቻላል ማለት ነው። ቁጠባ መግባት ይቻላል። ከዚያ ደግሞ እድር እቁብ አለ ብዙ እሱን እጠቀማለሁ እቁብ እጥልና ከዚያ ሲደርሰኝ የሆነ ማስታወሻ ነገር ወይ ቤተሰብ መርዳት እና ደግሞ ብር ስንቆጥብ ሌላኛው ለምን ይጠቅመናል? ሰው ምናምን እዚህ ስንኖር በሽታ ሊኖር ይችላል ብዙ ነገሮች ብዙ አጋጣሚዎች አደጋዎች ሊኖሩ ይችላሉ በዚያም የሆነ በድንገት እንኳን ብንታመም የቆጠብነው ብር ይጠቅመናል ማለት ነው። ለመታከም እና የመቆጠብ ልምድ አለኝ ደስ ይላል መቆጠብ ጥሩ ነው ብዬ ለብዙዎች ደግሞ እመክራለሁ

ምን የቤት እቃዎች ትጠቀማለህ? የቤት እቃዎች ብዙ የቤት እቃዎችን እጠቀማለሁ። አዎን ያው ከድሮም ጀምሮ ወላጆቻችን ጋር በምንኖርበት ወቅት ብዙ የቤት እቃዎችን እንጠቀማለን የቤት እቃ ሲጀመር አስፈላጊ ነው ቤት ሲባል ያለ ቤት እቃ ቤት ልንለው አንችልም ማለት ነው ቤት እቃ ወሳኝ ነው። እና ለብዙ ነገሮች ስለሚያገለግሉ ብዙ አይነት የቤት እቃዎችን እንጠቀማለን ወይም እጠቀማለሁ እና አሁን ካገባሁ በኋላ ደግሞ ብዙ እቃዎችን በመግዛት ብዙ የቤት እቃዎችን በመግዛት እጠቀማለሁ። ለምሳሌ ፍሪጅ ከሆነ ማቀዝቀዣ እሱ ደግሞ ለማቀዝቀዣዎች ምግብ እንዳይባክኑ ስለሚ እንዳይበላሹ ስለሚረዳ ቀዝቃዛ ውሃም ስፈልግ ስለምጠቀመው ፍሪጅ እጠቀማለሁ። ለምሳሌ ያህል ሁለት ሌላ ደግሞ በየቦታው ልብሴ እንዳይዘረከረክ ደግሞ ቁም ሳጥን እጠቀማለሁ ልብሴን በትክክል አጥፌ ለማስቀመጥ ስለሚጠቅመኝ ለቤት ደግሞ ዝርክርክ እንዳይል ስለሚጠቅም። ሌላ ደግሞ የጫማ መደርደሪያ አለኝ እጠቀማለሁ ጫማዎችን በትክክል በመወልወል እዛ በማስገባት ለቤቱም ንጽህና ስለሚረዳ እጠቀማለሁ ማለት ነው። ሌሎች ደግሞ አልጋ ወሳኝ ነው የቤት እቃ ሲባል ያለ አልጋ ከባድ ነው እና አልጋ እስከነ ፍራሹ የቤት እቃ ስለሆነ አልጋም ለመተኛ ስለሚጠቅመኝ እጠቀማለሁ ማለት ነው። ከዛ ደግሞ እንደ የመጽሐፍ መደርደሪያ ሸልፍ አለኝ እሱ ደግሞ መጽሐፎቼ በየቦታው እንዳይዝረከረኩ መጽሐፎቼ እንዳይቀዳደዱ እና ለማየት ደግሞ እንዲስብ በማድረግ እደረድራለሁ ስለዚህ የፈለኩትን አይነት መጽሐፍ ከላይ በማየት ሳላዝረከርክ አንስቼ ማንበብ ስለምችል የመጽሐፍ መደርደሪያ እጠቀማለሁ ማለት ነው። ከዛ አልፍ ብሎ ደግሞ የምግብ እንድንበላ ደግሞ ግዴታ መጠቀም ያለብን የቤት እቃዎች አሉ ከሳህን ጀምሮ ማቅረቢያው ጀምሮ ከማብሰያው መጥበሻ ጀምሮ ድስቶች ብዙ አይነት የቤት እቃዎች አሉ እነሱም እጠቀማለሁ።

ለበጎ አድራጎት ሰርተሽ ታውቂያለሽ ለሚለው አዎዎ እእ ብዙ የበጎ አድራጎት ላይ እእ እሳተፋለሁ እእ እሰራለሁ ማለት ነው። አሁን የበጎ አድራጎት ሲባል መቼም ለተቸገሩ ወገኖች ለአረጋዊ ሊሆን ይችላል ለእህፃናት ሊሆን ይችላል ለታመሙ ወገኖቻችን ሚረዳበት ድርጅት ነው። ለዚህም ለእ ሰው ለሰው መድሃኒቱ ነውና ብዙ ጊዜ ከትምህርት ቤት ጀምሮ የበጎ አድራጎት ሚባል ክለብ እእ ይመሰረታል እና እዛም ብዙ አስተዋጽኦ አድርጌያለሁ ተሳትፌያለሁ ማለት ነው። ገንዘብ በማሰባሰብ ሊሆን በገንዘብ በባማሰባሰብ እእ ከዛ ደግሞ የተቸገሩትን ሰዎች በአካል በመጎብኘት እእ ፀጉራቸውን በማጠብ እእ ከሌሎች የበጎ አድራጎች አድራጎት። አጋጆች ጋር በመሆን ፀጉራችሁ በማጠብ ሻወር በማስወሰድ እእም ከዛ ደግሞ ሚኖሩበት እእ ቤት በመጥረግ በማጽዳት። ልብሶቻቸውን በማጠብ እእ ከዛ አለፍ ብሎ ደግሞ ባለኝ አቅም በር በማገኝበት ወቅት ካለኝ ስለማካፍል። ብር ካለኝ ዳይፐር ለሚያስፈልጋቸው በሽተኞች ካሉ ለእነሱ ዳይፐር በመግዛት እእ የፀጉር ቅባት ብዙ ነገሮችን አስቤዛዎችን በመያዝ ከጓደኞቼ ጋ ብር በማዋጣት የብር ድጋፍ ለሚያስፈልገው የብር ድጋፍ ባለን አቅም እእ እናግዝ ነበር። እና የበጎ አድራጎት ሰርቼ አውቃለሁ ግን የበጎ አድራጎት ከፍቼ ሳይሆን ራሴ ግን የብ ብዙ የበጎ አድራጎት ድርጅቶች ስላሉ አዲስ አበባ ውስጥ ለምሳሌ መቄዶኒያ አለ። እእ አንዳንድ እሁድ እሁድ ሲመቸን ከስራ አረፍ ስንል ጓደኞቼ ጋ በመሄድ እም አግዛለሁ ማለት ነው። እና የበጎ አድራጎት መስራት በጣም ለነፍስም ለስጋም በጣም ጠቃሚ ነው።

የምትወጂው ጣፋጭ ምግብ ምንድነው? ከምወዳቸው ጣፋጭ ምግቦች አንዱ ኬክ ነው ኬክ በጣም ነው የምወደው ኬክ ጣፋጭ ነው። ከምግብ በኋላ እንደ ከምግብ በኋላ እንደ ዲዘርት ስለምጠቀመው ከምግብ በኋላ ስለምብምጠቀመው ኬክ በጣም ነው የምወደው። ከዛ ደግሞ እንደ መክሰስም ደስ ይለኛል እንደዚህ ጓደኞቼ ጋር ስገናኝ ሻይ ቡና ስንባባል ወደ መሸት ያለ ወደ አስራ አንድ ሰዓት አካባቢ ከሆነ ኬክ በማዘዝ ነው። ጊዜዬን ማሳልፈው ከዛ ደግሞ የቸኮሌት በጣም የቸኮሌት አፍቃሪ ነኝ ቸኮሌት በጣም ነው የምወደው። በጣም ካበዛን ጣፋጭ ምግቦች ብዙ ጎጂዎች ይኖረዋል ብዙ ጎጂ ይኖረው ነው። ግን ሳናበዛ በመጠኑ ከበላን ደስ የሚል የምግብ አይነት ነው። እና ኬክ በጣም ነው የምወደው

መስኮትሽን ክፍት ትታያለሽ? ያው እንደየሁኔታው ነው በርግጥ መስኮቶች ቤቱን እንዲናፈስ አየር እንዲገባ ስለሚያደርግ ንጹህ አየር እንዲገባ ብንከፍት እከፍታለሁ። ነገር ግን መስኮት ከፍቼ አልተውም አሁን ከቤት መንቀሳቀስ ከሆነ ወይ ደግሞ ማታ ከሆነ ልተኛ ከሆነ አየሩም ጥሩ ስላልሆነ ንፋስም ጥሩ ስላልሆነ ሲበዛ መስኮት ማታ ማታ እዘጋለሁ ማለት ነው። የቢሮ ቢሮ ተቀጠሬ የምሰራበት ቢሮ ላይ ደግሞ ቀን ቀን ከፍተዋለሁ ማታ ማታ ግን ዘግቼ ነው። የምተወው እና

የስልክ ካሜራ ትጠቀሚያለሽ? አዎ የስልክ ካሜራ እጠቀማለሁ የሳምሰንግ ስልክ ተጠቃሚ ነኝ እሱ ደግሞ ካሜራውም ጥሩ ስለሆነ ኢፌክቶችን በመጠቀም ሊሆን ይችላል እንደ ስናፕ ቻት የካሜራ አይነት ብዙ አይነቶች የካሜራ አይነቶች በመጠቀም የስልክ ካሜራ እጠቀማለሁ አንደኛ የስልክ ካሜራ የምጠቀምበት ምክንያት አንዳንድ መረጃዎች በጽሁፍ ካሉ ፎቶ ለማንሳት ፎቶ አነሳለሁ ማለት ነው ሁለተኛ ደግሞ ራሴን ማየት ስፈልግ ፎቶዎች መነሳት ስፈልግ ብዙ ኢፌክቶችን በመጠቀም ሊሆን ይችላል እጠቀማለሁ ማለት ነው እንደውም ሴት እንደመሆን የመጠን ራስን የማንሳት ልምድ እና ፍላጎት ስላለ ብዙ ጊዜ ከካሜራዬ አልርቅም ማለት ነው ካሜራዬ የስልክ ካሜራዬ እጠቀማለሁ መረጃዎችን ለመውሰድም ራሴንም ለማውስ ፎቶ ለማንሳት ማለት ነው እና አንዳንድ ቦታዎች ለመዝናናት የሚሄድበት በሚሄድበት ወቅት ታሪካዊ ቦታዎችም በፎቶ ለማስቀረት ማስታወሻዎችን ለማስቀረት የስልክ ካሜራሜን ይጠቀማለሁ

ምን አዲስ ነገር መማር ትፈልጊያለሽ ወይም ትፈልጋለህ ለሚለው ብዙ አዲስ ነገሮች መማር እወዳለሁ። ከእነዚህም ውስጥ ለምሳሌ ሞያ ሊሆን ይችላል፤ አዳዲስ ምግቦችን ከጎረቤት ሊሆን ይችላል፤ ከዩቲዩብ ወይም ከሶሻል ሚዲያዎችም በማየት ሊሆን ይችላል፤ አዳዲስ ምግብ የመስራት ካለኝ ፍላጎት አንፃር አዲስ ነገር መማር ስለምውድ ከሶሻል ሚዲያ ብዙ የምግብ አሰራር እና ግብአቶቹን ምን ምን እንደሆኑ አዲስ ነገር ምግብ ለመስራት ስለምፈልግ አዲስ ነገር እማራለሁ ማለት ነው። ሌላው ደግሞ በመጠየቅም ሊሆን ይችላል አዲስ ነገር የምማረው እና ከሶሻል ሚዲያም በማየት ቪዲዮዎችን በማየት ብዙ አዲስ ነገሮችን እማራለሁ ማለት ነው። ሌላ ደግሞ የህይወት ተሞክሮ ሊሆን ይችላል አሁን ባለትዳር ነኝ ባለትዳሮች ብዙ አመታት አብሮ ካስቆጠሩ ባለትዳሮች ጋር ከእነሱ በመጠየቅ ህይወት ተሞክራቸውን ከሶሻል ሚዲያ በማየት አዲስ ነገር እማራለሁ ወይም ራሴን ከቀን ወደ ቀን በእውቀትም በሞያም ራሴን አበለጽጋለሁ ማለት ነው። እና እንዲህ ነገር ብንማር በጣም ጥሩ ነው።